ብዙ ነው ከምወዳቸው መተግበሪያዎች ውስጥ አንዱ ከሁሉም ምርጥም ብዬ የማገባው ኢንፎርሜሽን የተለያዩ መረጃዎችን ዜናዎችን መዝለናኛወችን የማገኝበት ዩቲዩብ። ከዩቲዩብ ቀጥሎ ከሆነ ደግሞ ያው አንዳንድ ክሪፕቶ ምናምን ምስራባቸው መተግበሪያቸው ይመቹኛል። ግን በመጀመሪያ ደጃ ግን የዩቲዩብ ነው።

አዎ በሚገባ እጠቀማለሁ። እንዲሁም የተሻለ ምቾት የሚሰጡኝ እኔ የህዝብ መመላለሻዎች ናቸው። በተለይ የከተማ ባስ በጣም ስጠቀመው በሚመቸኝ ስለሆነ አዎ እጠቀማለሁ። የህዝብ ማመላለሻ እጠቀማለሁ።

በተቻለ መጠን ያው ዋናው እምጠቀመው አማርኛ ቋንቋ ነው። ፍሎይንት እምጠቀመው ከእሱ ጋር ተደምሮ አንድ ሶስት ቋንቋ እችላለሁ። ሶስት ቋንቋ ለመግባባት እሚጠቅመኝ ያህል እችላችኋለሁ። አዎ ሶስት ቋንቋ

በቤቴ የተለየ እቃ የለም ማንኛውም ቤት ሊኖር የሚገባው እቃዎች ነው ያሉት። በቃ የኪችን እቃ ኖርማል የኪችን እቃዎች የቤት ውስጥ ደግሞ በቃ ሳሎን። እንደ ሳሎን ቤት የምጠቀመው ቲቪ አለ :ፍሪጅ አለ። :አልጋ በቃ

ሹራብ መጥፋት አልችልም ማለት ያው ሹራብ መስራት ከሆነ የእሱ ችሎታ የለኝም። እኔ የተቀደደ ሹራብ ከሆነ እሱን ለመስፋት እሞክራለሁ። ለመስራት ችሎታ የለኝም በሚገባ ችሎታ የለኝም መስፋት ከሆነ ተፋዋለሁ

የስራ ስራዎቹን እከተላለሁ ምክንያቱም ያው ስራው በምንድነው በስራ ሂደት ተደራጅቶ ሲሄድ ነው ስራውን መሰራት የሚችለው። ስለዚህ በዛ መንገድ ተከትዬ ነው ስራዎችን የምሰራው። ምክንያቱም ያው ስኬታማ ለመሆን ፕሮግራም ለመሆን የግድ በዛ ሂደት መከተል አለብኝ።

ብዙ ጊዜ አምልከው አንድ አንድ የሚል ነው። እሱም በተወሰነ ጊዜ ርቀት ስለሆነ ያን ያህል ብዙ ጊዜ ድንግሞሽ የምልከው አይደለም። አስፈላጊ እስሆነ ድረስ ያው በወር ውስጥ አንዴ ሁለቴ እልካለሁ። አስፈላጊ ከሆነ